እሺ ስለ ጥበብ ትወዳለህ ወይ? ነው ሚለው እንግዲህ ስለ ጥበብ ስናወራ ብዙ አይነት የጥበብ ዘርፎች አሉ ለምሳሌ ስነ ስዕል ዘፈን ወይም ግጥ እና ዜማ ሊሆይ ይችላል። በሌላ በኩል ደግሞ የተለያዩ የቅርፃ ቅርጽ ስራዎችን ሊሆን ይችላል። ስለዚህ ስነ ጥበብ ስንል ብዙ አይነት ዘርፎች አሉት በእኔ በኩል እንግዲህ ስዕል በጣም ነው ምወደው። በራሴም አንድ ሁለት ስዕሎች ለመሳል ሞክሬያለሁ ከዚህ በፊት እና ያም ሚያሳየው ስለ ስዕል ጥሩ ዝንባሌ እንዳለኝ ነው ማለት ነው። ስለዚህ ስዕል ማድነቅ ጥበብን ማድነቅ ነው። ስለዚህ ጥበብን ሚያደንቅ ሰው ደግሞ ለአለም ያለው እይታና አጠቃላይ አስተሳሰቡ ጥሩና ለሰዎች ጥቅም ሚሰጥ ሊሆን ስለሚችል ጥበብን መረዳት ማድነቅ እንዲሁም በጥበብ መጓዝ አለብን ብዬ አስባለሁ አመሰግናለሁ።

በአካባቢዎ ድልድይ አለ ነው ወይ የሚለው? እንግዲህ ድልድይ ብዙ ጊዜ በየተለያየ አካባቢ ይኖራል በተለይ የማይመች ደጋ ሸንተረር እና ተራራማ የሆነ አካባቢ እንዲሁም ወንዞች ያለበት አካባቢ ከሆነ ድልድይ አስፈላጊ ነገር ነው። ምክንያቱም ከቦታ ቦታ ለመሸጋገር በድልድል ሊሆን ይችላል ምክንያቱም ወንዝን የምንሻገረው በድልድይ ስለሆነ ማለት ነው። ምክንያቱም በእግራችን ከሆነ ደራሽ ወንዝ ሊኖር ይችላል ድንጋያማ ስለሆነ ልንወድቅ እንችላለን ከውሃው ጋራ አንድ ላይ አይሄድም ማለት ነው። ስለዚህ እኔም በምኖርበት አካባቢ ብዙ ድልድዮች አሉ። የቀበና ድልድይ አለ። እንዲሁም ሌሎች ተጓዳኛ አዲስ አበባ ውስጥ የሚገኙ የተለያዩ ወንዞች ስላሉ እነሱን ለማሻገር በድልድይ እንጠቀማለን ማለት ነው። ስለዚህ ይሄ ነው ያለው በአካባቢዬ ብዙ ድልድዮች ይገኛሉ። እነሱንም ለመጓጓዝ እና ለወደምፈልግበት ቦታ ለመድረስ እጠቀማለሁ ማለት ነው።

የድርጅት ዝግጅቶችን ትሳተፋለህ ወይ? ነው የሚለው እንግዲህ ድርጅት ስንል ብዙ አይነት ነው የመስሪያ ቤት ድርጅት ሊሆን ይችላል። ወይም ደግሞ በእኛ በተነሳሽነት- የምንገባቸው ድርጅቶች ሊሆኑ ይችላሉ ወይም ደግሞ ለገንዘብ ወይም ደግሞ ኢንቨስት አድርገን መዋለ ንዋያችንን አፍስሰን የምንገባባቸው ድርጅቶች ይኖራሉ። ከዚህ አንፃር ካየነው እንግዲህ በአንድ ሰው ብዙ አይነት ድርጅቶች ላይ ሊሳተፍ ይችላል ማለት ነው። ከትምህርት ሊሆን ይችላል። በስራ ምክንያት ሊሆን ይችላል። እንዲሁም- በቢዝነስ ወይም በስራ ትርፍ ለማግኘት በታሰበ መልኩ ድርድርቶችን ሊሳተፍ ይችላል ወይም ሊገባ ይችላል ማለት ነው። ስለዚህ በኔ በኩል እንግዲህ ብዙ ድርጅቶች ላይ ተሳትፌ አውቃለሁ። በመስሪያ ቤት በኩል ብዙ ድርጅቶች አሉ። እንዲሁም ደግሞ አክሲዮን በመግዛትም አንዳንድ ድርጅቶች ላይ በመሳተፍ ላይ እገኛለሁ ማለት ነው። ስለዚህ ብዙ ድርጅቶች ላይ የመሳተፍ ልምዱ አለኝ።

የአካባቢው ገበያ እንዴት? ነው ነው የሚለው እንግዲህ ገበያ ስናስብ ብዙ ነገር በአእምሮአችን ሊመጣ ይችላል። አንደኛው የአካባቢያችንን ባህል ገጽታ ሊያሳይ ይችላል። እንዴት ሰው በማህበረሰብ ደረጃ እንዴት እንደሚሰራና እንደሚኖር መገንዘብ እንችላለን ከአንድ ገበያ ማለት ነው። ስለዚህ ገበያን ስናይ እኔ በአካባቢዬ ያለው ገበያ በባህላዊና በዘመናዊ መንገድ ከሚካሄዱት ሁለቱንም ቀላቅሎ የያዘ ሲሆን። ብርን በመጠቀም እንዲሁም በ ኦንላይን ላይ ወይም ደግሞ ያለ ብር በዲጂታል በመክፈል የምንገበይባቸው ቦታዎችም በዛው ልክ አሉ ማለት ነው። እንደዚሁም የተለያዩ ትላልቅ ህንፃዎች ተሰርተው እዛ ላይ ሁሉንም በአንድ የያዘ አሉ እነሱንም ውስጥ ገብተን እንገበያያለን። በተመሳሳይ ደግሞ በትናንሽ ቦታ ላይ ያልተዘጋጀ ቦታ በመሄድ የተለያዩ ለምግብነት የሚውሉ ነገሮችን የምንገዛበት ገበያዎችም አሉ ማለት ነው። ስለዚህ የአካባቢዬ የገበያ ሁኔታ ይህን ይመስላል

አሺ ላፕቶክ አለህ ወይ ነው? የሚለው ላፕቶፕ እንግዲህ ለምንድነው የሚጠቅመን ብዙ ነገሮችን ለመስራት እና ለመዘጋጀት ይጠቅመናል ማለት ነው። እኔ በእኔ በኩል እንግዲህ ላፕቶፕ። ለትምህርት አላማ በደንብ እጠቀምበታለሁ እንዲሁም ሪሰርች ለመስራት ጥናቴ ጽሁፍ ለማዘጋጀት በጣም ጠቃሚ ነገር ስለሆነ ላብቶፕ አለኝ ማለት ነው። ከዚህ በተጨማሪ ለስራ እንጠቀምበታለን። የተለያዩ ኦንላይን ላይ የሚገኙ ስራዎችን ለመስራት ይጠቅመናል። በዛ ላይ ደግሞ እንዲሁም ዋና ስራችን ተቀጥረን እምንሰራበትን ካለ የተለያዩ ስራዎችን እንደ ኤክሴል ወይም ደግሞ ወርድ እና ሌሎች ተዘማጁ ጉዳዮችን በላብቶፓችን ከፍተን መስራት ስለሚያስችል ብዙ ጊዜ ላብቶፕ እጠቀማለሁ ማለት ነው። በዚህም የተለያዩ ላብቶፖች አሉኝ ብዬ መናገር እችላለሁ ማለት ነው። ስለዚህ ለትምህርት ና ለስራ አላማ ብዙ ጊዜ ላፕቶፕ ስለምጠቀም አለኝ ማለት ነው

ደሞዝ በየትኛው ቀን ታገኛለህ ነው የሚለው? እንግዲህ ደሞዝ ማለት ለሰራነው ስራ የምንከፈለው ገንዘብ ወይም ደግሞ በ ገንዘብ ደረጃ የሚሰጠን ለለፋንበት ወይም ደግሞ አንድ ድርን ድርጊት ላደረግንበት እና ድርጅት ለጠቀምንበት ታስቦ የሚሰጠን በየደረጃችን የምናገኘው ብር መጠን ነው ማለት እንችላለን። ስለዚህ ደሞዝ በተለያየ ጊዜ ሊገኝ ይችላል። በአብዛኛው ግን የተለመደው ወሩ ሙሉ ከሰራን በኋላ ወሩ ውስጥ ሊያልቅ ሲል ባሉት ሁለት ወይም ሶስት ቀናቶች ውስጥ። ተከፋይ ይኮናል ማለት ነው የተለመደው በዚህ መንገድ ነው። እኛም ሀገር የሚከፈለው በዚሁ ስለሆነ። ሰርተን ከጨረስን በኋላ ወሩ ልክ ሲያልቅ በሁለት ወይም በሶስት ቀን ሲቀረው እንከፈላለን ማለት ነው። ይሄም እንግዲህ ቀኑን ያሳየናል ማለት ነው። ስለዚህ መጀመሪያ ስራውን መስራት እንዳለብንም መገንዘብ እንችላለን ማለት ነው

እሺ የጎረቤቶችህን ድምጽ ትሰማለህ ወይ ነው የሚለው? ይህን እንግዲህ እኔ ተረዳሁት የጎረቤቶችን ድምጽ መስማት ሲባል እነሱን ታዳምጣለህ ወይ ወይም ሀሳባቸውን ትቀበላለህ ወይ እንደማለት አድርጌ ነው የወሰድኩት ይህም እንደዛ ከሆነ። አዎ የጎረቤቶቼን ድምጽ እሰማለሁ ወይም ደግሞ ሀሳባቸውን አዳምጣለሁ ልል እችላለሁ። ምክንያቱም ጎረቤት ማለት አንድ ላይ የምንኖረው ሰው ማህበረሰብ እንደማለት ነው። ስለዚህ ያ ደግሞ እጅግ ጠቃሚ ነገር እና ከኑሯችን ጋር አንድ ላይ የሚሄድ ነገር ስለሆነ ሀሳብ መቀበል የሰዎችን ሀሳብ ተቀብሎ መተግበር እንዲሁም ለነሱም የተለያዩ የምክር እና አቅጣጫ ማሳያዎችን ማሳየት ይቻላል ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ እንደ መዝናኛም እንደመረጃ መለዋወጫም ስለሚጠቅመን እንሰማማለም ማለት ነው። ጥሩ የሶሻል ላይፍ ወይም ደግሞ ጉርብትና እንዳለን ያሳያል ብለን ልንናገር እንችላለን ማለት ነው።

ገንፎ? ትበላለህ ወይ ለሚለው ጥያቄ እንግዲህ ገንፎ ማለት ሀገራችን የሚወደድ እና በተለያዩ ሀገራችን ክፍሎች የሚበላ ታዋቂና ተወዳጅ የሀገራችን ምግብ ነው። እኔም በተለያዩ አጋጣሚዎች ለመብላት እድሉ ገጥሞኝ ያውቃል። ስለዚህ ገንፎ እኔም በጣም እምወደውና ከጊዜ ወደ ጊዜ የተለያየ አጋጣሚዎች ላይ የምበላው ምግብ ነው። ምንም እንኳን ሁል ጊዜ የእለት እለት ምግብ ተደርጎ ባይወሰድም ሰዎች በፍቅርና በተወዳጅነት የሚበሉት ምግብ ነው። ከዛ በተረፈ ደግሞ ለሰውነት ግምባታም ጥሩ ጥቅም ስላለው ሰዎች ይበሉታል። ከዛ በተጨማሪ ለ ልጅ በሚወለድበት ጊዜ በባህላችን መሰረት ገንፎ ተሰርቶ ይበላል እሱም አንዱ መንገድ ሊሆን ይችላል። እንዲሁም ከዛ በተረፈ ለተለያዩ ዝግጅቶች ተሰርቶ በሚቀርብበት ጊዜ እንመገበዋለን ማለት ነው

የትኛውን በዓል ትወዳለህ ነው የሚለው? እንግዲህ በዓል ስንል ብዙ አይነት ክብረ ባዕሎች አሉ በሀገራችን በምንመጣበት ጊዜ እንግዲህ ከአመቱ መጀመሪያ ከመስከረም ጀምሮ የተለያዩ ክብረ በዓላትን እናከብራለን። የእንቁጣጣሽ በዓል አለ። የገና በዓል አለ የጥምቀት የመስቀል እንዲሁም ሌሎች የተለያዩ ሀገራዊ ሃይማኖታዊ የሆኑና ያልሆኑ በዓላቶችን እናከብራለን። ማለት ነው። ከእነኚ ባዕላቶች ውስጥ እኔ በተለየ ሁኔታ የምወደው የገና በዓል የጥምቀት በዓል እንዲሁም የፋሲካ በዓሎች ደስ ይሉኛል። የሃይማኖቴ በዓል ስለሆኑ በጣም የምኮራባቸው በዓሎች ናቸው። ከዚህ ውጪ እንግዲህ የእንቁጣጣሽ በዓል የዘመን መለወጫ በዓልም እንደዚሁ የምናከብራቸው በዓላቶች ናቸው ማለት ነው።

እሽ ልብስ በእጅ ታጥባለህ ወይ ነው ምለው። እንግዲህ ልብሳችንን በአብዛኛው የተለመደው ያው በእጃችን ነው የምናጥበው። ሳሙና በመጠቀም ለማጽዳት ነገር ግን አሁን አሁን ላይ የተለያዩ የልብስ ማጠቢያ ማሽኖች ስላሉ እነሱንም በመጠቀም በቀላሉ ጉልበት ሳናወጣ፣ ሳንደክም እንዲሁም ፈጣን በሆነ መንገድ ልናጥብ እንችላለን ማለት ነው። እኔ ግን ብዙ ጊዜ የምጠቀመው ልብሴን በራሴ በእጄ ያለ ማሽን ሳሙና በመጠቀም የማጽዳት ስራ አከናውናለሁ ማለት ነው። ይሄ የሆነበት ምክንያት እንግዲህ አንደኛው ማሽኑ ስለሌለኝ ነው። ከዛ በተጨማሪ ማሽኑን ለመግዛት ውድ ነው ብር ያስፈልጋል። ያንን ማሟላት የሚችል ሰው ብቻ በማሽን ሊያጥብ ይችላል ማለት ነው። ከዛ ውጪ በእጅ ማጠብ አንደኛው እና ቀላሉ አማራጭ ስለሆነ ብዙ ጊዜ ልብስን በእጅ በማጠብ ነው የምጠቀመው ማለት እችላለው።

ማዕድን ትጠቀማለህ ወይ ነው እንግዲህ ይሄንን ለማለት የተፈለገው የተለያዩ ንጥረ ነገሮችን ለሰውነታችን የሚጠቅሙ ነገሮችን ትጠቀማለህ ወይ ነው? ይሄ እንግዲህ ባደጉት ሀገራት በእንደ ክኒን ወይም እንደ መድሃኒት ተሰርተው ይሸጣሉ እነሱን ከምግብ ጋር በማድረግ የመጠቀም ልምድ አለ ነገር ግን እኛ ሀገር በአብዛኛው ይሄ ነገር አልተለመደም። ስለዚህ ለሰውነታችን የሚያስፈልጉ ንጥረ ነገሮችን የምናገኘው ከምንመገበው ምግብ ላይ ሊሆን ይችላል ማለት ነው። ይህም በመሆኑ አንዳንድ ጉዳቶች ሲታዩ ይስተዋው ይስተዋዳል። ነገር ግን አብዛኛው በጥሩ ሁኔታ እና በመልካም ሁኔታ ላይ ነው ያለው የሚሆንበት ምክንያት። ምግባችን ንጽህና ተፈጥሮአዊ ስለሆነ። ሁሉንም ንጥረ ነገሮች የማግኘት እድሉ ሰፊ ስለሆነ። ከምግብ ብቻ ከምንበላው ምግብ ላይ አስፈላጊ ንጥረ ነገሮች የማግኘት እድላችን ከፍተኛ ስለሆነ። እንጠቀማለን ብለን ልንወስደው እንችላለን ማለት ነው

እድለኛ ነገር አለ ወይ ነው የሚለው እንግዲህ ስለ እድል ስናወራ ብዙ ጊዜ ሰዎች እኔ እድል አለኝ እኔ እድል የለኝም ይላሉ ነገር ግን እድል ማለት ምንድነው? ብለን በምናይበት ሰዓት ከእኛ ቁጥጥር ውጪ የሆነ ነገር ግን በአብዛኛው ነገሮችን ስናደርግ የሚሳካልን ከሆነ ወይም ደግሞ የምንፈልገውን ነገር የምናገኝ ከሆነ ከእኛ ጥረት ውጪ በሆነ ነገር እድል ብለን እንጠራዋለን ማለት ነው። ስለዚህ በዚህ ረገድ ካየነው። እኔ በራሴ እድለኛ ነኝ ብዬ ራሴን እገምታለሁ። ምክንያቱም ብዙ ነገሮችን በ ሀሳቤ የያዝኳቸው ነገሮች እንዲሳኩልኝ የሚፈልጋቸው ነገሮች ድንገት እኔ ባልጠበኩት መንገድና ጊዜ ስሳኩ አጋጥሞኝ ስለሚያውቅ ራሴን እንደ ትልቅ እድለኛ አድርጌ እቆጥራለሁ ማለት ነው። ነገር ግን እዚህ ጋር መታሰብ ያለበት እድል ምንም እንኳን ሊኖር ቢችልም ሁል ጊዜ እድሉን ሲመጣ ለመጠቀም የሚያስችለን ቦታ ላይ ሆነን እንድንገኝ ጠንካራ ሰራተኛ መሆን አለብን

የስልክ ካሜራ ትጠቀማለህ ወይ ነው ሚለው? እንግዲህ ካሜራ ስልካችን ላይ አሁን ላይ ብዙን ግዜ አለ። ይህም የስልክ ካሜራ እንደ ጥራቱና ሁኔታው ሊወሰን ይችላል። ብዙ ውድ ስልክ ከገዛን በዛው ልክ ስልኩ ካሜራ ጥቅም። ጥራቱም ኳሊቲውም ትልቅ ይሆናል ማለት ነው። በዛው ልክ ያንን ካሜራ መጠቀም ያስችለናል ማለት ነው። ጥራቱ ዝቅተኛ ከሆነ ግን። በተወሰነ መንገድ በቻልን ልንጠቀመው እንችላለን ማለት ነው። እንግዲህ እኔ ለስራ ለትምህርት የስልኬን ካሜራ እጠቀማለሁ ፎቶ በማንሳት የተለያዩ መረጃዎችን እወስዳለሁ። እንዲሁም ለመዝናናት እንዲሁም ታሪክን ለማስቀረት የተለያዩ ክብረ ባህላቶችን ሳከብር። የዛን ጊዜ ኩነቶች ለመያዝ። የስልክ ካሜራ በመጠቀም በቪዲዮ እና በምስል በተቀናጀ መልኩ በማንሳት በማስቀመጥ እጠቀማለሁ። ብዬ ለመግለጽ እችላለሁ ማለት ነው። ይህም ጥሩ ነገር ነው።

የእቃ ቁጥጥር ታደርጋለህ ወይ ነው የሚለው እንግዲህ የራሳችንን እቃ ከሆነ ሁል ጊዜ ማንኛውም ሰው የራሱን እቃ መቆጣጠር ወይም ማስተዳደር አለበት ብዬ አስባለሁ። ይሄም ጽዱና የተ የተለያየ አካባቢውን በተሻለ ሁኔታ ለመጠቀም ይረዳዋል ማለት ነው። ለሰው ያበደረውም ካለ ያንን መዝግቦ በመያዝ እቃውን ማስመለስ ይኖርበታል ማለት ነው። ያ ካልሆነ ግን ለተለያየ ወጪና እንግልት ሊደርስበት ይችላል ማለት ነው። ስለዚህ እቃ ቁጥጥር ማድረግ ግዴታ እና ኑሯችንን ስንመራ አስፈላጊ የሆነ ነገር ነው ማለት ነው። ስለዚህ ሁል ጊዜ የምንጠቀምባቸውን እቃዎች ቁጥጥር ማድረግ ንጽህናቸውን መጠበቅ እንዲሁም የአገልግሎታቸው ዘመን እንዲረዝም በጥንቃቄ መጠቀም ያስፈልጋል። ብዬ አስባለሁ።

ዜና በመስመር ላይ ታነባለህ ወይ? ነው የሚለው እንግዲህ ዜና ብዙ ጊዜ የምንከታተለው አሁን ላይ ያሉ መረጃዎችን፣ አለም እንዴት ሰነበተች የሚለውን፣ እንዲሁም በአገራችን ምን እየተካሄደነው የሚለውን በጨማሪ በአካባቢያችን ምን ተከናውኗል የሚሉትን ነገሮች አስፈላጊ መርጃዎችን ለመውሰድ የምንጠቀምበት ነገር ነው። ስለዚህ ዜና ማንበብ እንደ ፍላጎቱ ብቻ ሳይሆን እንደ ግዴታም ሊታይ የሚችልበት ሁኔታ ነው ያለው ምክንያቱም አሁን የመረጃ ዘመን ላይ ስለሆነ ነው ያለነው መረጃ ደግሞ የምናገኘው ከተለያዩ የዜና ምንጮች ስለሆኑ ዜናን ማየት፣ መጠቀም ግድ ይሆናል ማለት ነው። ነገር ግን በራሳችን ዜና ማቅረብ ላይሆንልን ይችላል ምክንያቱም የ የቻለ እውቀት እና የስራ ዘርፍ ስለሆነ ማለት ነው። ስራ ዘራ ዘርፍ ከተመረቅንና የምንሰራ ከሆነ በዜና በማንበብ ልንተዳደር እንችላለን ማለት ነው።